የእቃ ቁጥጥር አደርጋለሁኝ አዎ አልፎ አልፎ። በስራ ቦታም ይሁን በቤቴ ውስጥ የእቃ ቁጥጥር አደርጋለሁኝ ግን ያን ያክል በጣም ጥብቅ የሚባል ቁጥጥር የማደርግ አይነት ሰው አይደለሁም። በጣም ዘልዛላ የሚባል አይነት ሰው እንዳልሆንኩ ራሴን አምናለሁ።

ፎቶ ማንሳት እወዳለሁኝ። አዎ በተለያየ ጊዜ የተለያዩ ፎቶዎችን አነሳለሁ። ተፈጥሮአዊ የሆኑ ነገሮች ሲሆኑ በተለይ በጣም እወዳለሁኝ። እና እነዛንን ተፈጥሮአዊ የሆኑ ነገሮች በፎቶ ማስቀረት እፈልጋለሁኝ። በጣም ብዙ ጊዜ የተለያዩ ተፈጥሮአዊ የሆኑ ፎቶዎችን አንስቻለሁ

ብዙ ጊዜ የስራ አሰራሮችን እከተላለሁ። ምክንያቱም የስራ አሰራሮች የራሳቸው የአሰራር ቅደም ተከተል ይኖራቸዋል። የአሰራር መርህም ይኖራቸዋል ስለዚህ እነሱን ተከትዬ ውጤታማ እሆናለሁ ብዬ ስለማመን። ብዙ ጊዜ እንደዚህ አይነት የአሰራር አሰራሮች ወይም ቅደም ተከተሎችን እከተላለሁ።

ብዙ አይነት መሳሪያዎችን የምጠቀምበት አጋጣሚ አለ። ቤቴ ውስጥ አሁን ለምሳሌ የተለያዩ መሳሪያዎች አሉ። እነዚህም መሳሪያዎች ብዙ ጊዜ አንዳንዴ ህጋዊ የማይሆንበት ሁኔታ አለ። በርግጥ መሳሪያዎችን እንጠቀማለን።

የምወደው ቁጥር ሰባት ነው ምክንያቱም ይሄ ብዙ ነገር ከሃይማኖት ጋር የተያያዘ ነገር ስላለው በጣም የምወደው ቁጥር ሰባት ነው ብዙ ጊዜ የ እንደ እድል ቁጥር ተደርጎ የሚወሰድበት ሁኔታ አለ ስለዚህ ሰባት ከሌለው በተለየ የምወዳት ቁጥር ናት።

የምወደው ስፖርት እግር ኳስ ነው። እንዳልኩት ከያ ልጅነቴ ጀምሮ በጣም ብዙ ጊዜ እግር ኳስ ስጫወት ነው ያደኩትኝ በዚህም ምክንያት ከምወዳቸው የስፖርት አይነቶች አንዱ እግር ኳስ ነው። ሁለንተናዊ እንቅስቃሴ ይሰጣል ብዬ ስለማመን። በዚህም ጥሩ የስፖርት ዘር ዘርፍ እንደሆነ ነው የምመርጠው

በቤቴ ምንም አይነት የተለየ የሚባል መቀመጫ የለኝም። እንደማንኛውም ሰው እኩል ወይም ተመሳሳይ የሆነ መቀመጫ ነው የምጠቀመው። ምንም አይነት ልዩነት እንዲፈጠርም አልፈልግም። ምክንያቱም ቤቴ ነው ብዬ በተለይ የመልኩ የራሴ የሆነ መቀመጫ ማዘጋጀትም አልፈልግም።

በጣም የምወደው መጽሐፍ ምንድነው? እንግዲህ የመጀመሪያው መጽሐፍ ቅዱስ ነው በጣም አለም ላይ ያለ እውቀት በሙሉ ሰብስቦ የያዘ መጽሐፍ ነው በጣም ብዙ ጥበብም የተሞላበት ሃይማኖታዊ መጽሐፍ ነው እንደሚታወቀው በጣም ብዙ ቁም ነገር እና ለሰው ልጅ ጠቃሚ የሆኑ ነገሮችን በሙሉ ሰብስቦ የያዘ መጽሐፍ ስለሆነ የምወደው መጽሐፍ ቅዱስን ነው

ቅሬታዎችን ብዙ ጊዜ የማስተናግደው በንግግር ነው በተቻለኝ መጠን ቅሬታዎችን በንግግር ለመፍታት ጥረት አደርጋለሁኝ። እንደ ሁኔታው ሚወሰንበት አጋጣሚም አለ አንዳንዴ ግብረ መልስ አስፈላጊ ሲሆን ግብረ መልስ የምመልስበት ሁኔታም እንዲሁ አይጠፋም።

ዛሬ የመጀመሪያው ምግቤ ፓስታ ነው የነበረው ፓስታ ነው የበላሁትኝ። በጠዋት ሰርቼ ነው የበላሁት ስለዚህ ፓስታ የመጀመሪያ ምግቤ ነው። ብዙ ጊዜ የጣሊያን ፓስታ ይመቸኛል። እመገብም አለውኝ ጥሩ የሚባል ቁርስ ነበረኝ። ያው ጥሩ ቁርስ የጥሩ ቀን ህምልክት ነው ይባል የለም

ብዙ ጊዜ የመስማት ልምዱ የለኝም። ለምን እንደሆነ ባላውቅም ግን እንደዚህ አይነት ነገር ላይ ትኩረት አድርጌ አላውቅም። እስካሁን እንደዚህ አይነት ልምዱም የለኝም። ምናልባት አንዳንዴ አስፈላጊ በሚሆንበት ጊዜ የማዳመጥ ነገር ይኖራል።

የድምጽ መልእክት ብዙ ጊዜ እልካለሁ የድምጽ መልእክት ምልክበትም በዋናነት በማህበራዊ ሚዲያዎች በኩል ነው። በቅርቡ ነው በመደበኛ የመልእክት አገልግሎት የድምጽ አገልግሎት የተጀመረው። ብዙ ጊዜ ግን ማህበራዊ ሜዲያዎች ላይ የድምጽ መልእክቶችን እልካለሁ።

የጨረቃ ብርሃን በጣም የምወደው ብርሃን ነው። በምሽት ብዙ ጊዜ ኮከቦችንና ጨረቃን ማየት እወዳለሁኝ። በተደጋጋሚ የማደርገው ተግባር ነው። ምክንያቱም ከተፈጥሮ ጋር ማውራት ብዙ ጊዜ ይመቸኛል ያው ከዚህ በፊት እንዳልኩት ስለዚህ" ኮከቦችና ጨረቃም የተፈጥሮ አንድ አካል ስለሆኑ ከእነሱ ጋር ማውራት በራሱ ደስ የሚል ስሜት ይፈጥርልኛል።

ልብስ የማጥበው በእጄህ ነው በማሽን ያጠፉባቸው አጋጣሚዎች አሉ በተለያየ ሁኔታ ወይም በተለያየ አጋጣሚ በእጅ ለማጠብ የማይመችበት ሁኔታ ሊኖር ይችላል በዛን ጊዜ ልብስ የሚታጠበው በማሽን ተጠቅመን ነው። አሁን ላይ ግን እያጠብኩ ያለሁት በእጄ ነው።

ከዚህ በፊት ብዙ ጊዜ ጺም የማቆየት ልምዱ ነበረኝ። አሁን አሁን ግን እንደዚህ አይነት ነገር አቁሜያለሁ ምክንያቱም ምቾት እየሰጠኝ ስላልሆነ። በቻልኩት መጠን በቶሎ በቶሎ ለመቁረጥ ነው ጥረት የማደርገው ማለት ነው። ምቾት እንደሰጠኝ ወይም እንደተመቸኝ ይሰማኛል።

የቴክኖሎጂ ችግር ሲገጥመኝ የማደርገው ነገር ምንድነው? ብዙ ጊዜ ጎግልን ወይም የተለያዩ ኤአይ ቱሎችን ተጠቅሜ ለችግሮቹ መፍትሄ ለማመንጨት ጥረት አደርጋለሁ። ብዙ ጊዜ ጎግል እጠቀማለሁኝ ከዛ በዘለለ ደግሞ እንደ ቻት ጂፒቲ እና እንደ ዲፕሲክ የመሳሰሉ የኤአይ ውጤቶችን ተጠቅሜ ለችግሮቹ መፍትሄ አመነጫለሁ

በማታ ምንም አይነት ድምጽ የሚሰማ የለም አልፎ አልፎ የአዋፋትና የነፍሳቶች ድምጽ ሊፈጠር ይችላል። ከዛ በዘለለ ግን ምንም አይነት ድምጽ የምሰማበት አጋጣሚ የለም። ምናልባት አንዳንዴ የተለያዩ የጦር መሳሪያዎች ሊጠኮሱ ይችሉ ይሆናል። ከዛ በዘለለ ግን የምሰማው ምንም አይነት ድምጽ እንደሌለ ነው የማውቀው።

ከቀኑ በጣም በተለየ መልኩ የምመርጠው አይነት ሰዓት የለኝም። በአግባቡ ከተጠቀምንበት ሁሉም ሰዓት የተሰጠን ለእኛ ነው ብዬ ስለማምን። በተለየ ይሄኛውን ሰዓት እወደዋለሁ ብዬ ልናገር የምችልበት አገባብም እንደሌለ ነው የማምነው። ምክንያቱም እያንዳንዱም ሰዓት ለኛ የተሰጠ ሰዓት ነው። ስለዚህ ሁሎችንም እኩል እወዳቸዋለሁ

እንግዲህ ልብስ እንደ ሁኔታው ማጥበት አጋጣሚ ነው ያለው በተለያየ ጊዜ ምናልባትም በሳምንቱ ሁለት ጊዜ እና እንደዛ ላጥብ እችላለሁ። እንደምንኖርበት አካባቢም ይወሰናል። በተለያየ ቀሚ ልብሶች ቶሎ ቶሎ የሚቆሽሹበት አካባቢ የምንኖር ከሆነ። በሳምንት ሶስቴና እና ከዛ በላይም ላጥብ የሚችልበት አጋጣሚ አለ።

እኔን ራሴን መግለጽ የምችለው ምናልባትም የማታ ሰው ነኝ በሚል ነው። ምሽት ላይ የማምሸት ክህሎት አለኝ እንደዚህ አይነት ልምዱም ስላለ። ምሽት ላይ በጣም ነው የማመሸው በጠዋት አርፍዶ ከሚነሱ ሰዎች ውስጥ አንዱ ነኝ። በጠዋት የመነሳት ልምዱ የለኝም ስለዚህ እንደ አጠቃላይ የማታ ሰው ነኝ። ብዬ ራሴን መግለጽ እችላለሁ።

ቡና መፍጨት አውቃለሁኝ አዎ በተለያየ መልኩ ቡና ይፈጫል ከዚህ በፊት ምናልባትም በድንጋይ ወፍጮዎች ተጠቅመው ይፈጩ እንደነበረ አስታውሳለሁ። ከዚህም በዘለለ ወይም ከዚህም በተለየ አሁን ላይ በኤሌክትሪክ መፍጫ ተጠቅመው ቡናዎችን እንደሚፈጩ ይታወቃል።

በመስታወት ላይ ብዙም ጊዜ የመቆየት ልምዱ የለኝም። ለተወሰነች ደቂቃ ብቻ ማየት ያለብኝን ነገር አያለሁ። ከዛ ውጪ በጣም ለአጭር ጊዜ ነው መስታወት ላይ የምቆየው። ብዙ ጊዜ ያው ራሴንን የምመለከትበት አጋጣሚ አለ

የስራ ግምገማ ይደረጋል በተለያዩ አጋጣሚዎች የስራ ግምገማዎች ይካሄዳሉ። ይሄም ጥሩ ውጤት ለማምጣት ሲባል ነው። ችግሮችንን በመለየት ለእነሱ መፍትሄ በማስቀመጥ። ጥሩ የስራ ውጤት ለማምጣት ሲባል የስራ ግምገማዎች ይደረጋሉ። ከዚህም ተደርጎልኝም ያውቃል።

ገንፎ አልፎ አልፎ እጠቀማለሁ ምክንያቱም ለስለስ ያለና ወደ ፈሳሽማ አይነት ምግብ ስለሆነ ለምግብ መፈጨትም የራሱ በጎ አስተዋጽኦ አለው ብዬ አምናለሁ። በዚህ ምክንያት የመጠቀም ልምዱ አለኝ አልፎ አልፎም እበላለሁኝ

የማስታውሰው ልዩ በዓል የለም ግን ምናልባት እንደ በዓል ከወሰድነው በአካባቢያችን የብሄር ብሄረሰቦች ቀን የተከበረበት ጊዜ ነበረ በዛ ጊዜ የነበሩ እና የተካሄዱ ኩነቶችን ንን በደንብ አስታውሳለሁ እና እንደዛ በዛ ጊዜ የተለየ የሚባል ስም የተፈጥሮብኝ ነበር እና በልዩነት ከማስታውሰው በዓል አንዱ እሱ ነው።

በስራ ላይ በጣም ዘርፈ ብዙ የሚባሉ ተግዳሮቶች ይገጥማሉ። ከእነዚህም ውስጥ አንዱ የኢንተርኔት መቆራረጥ ችግር ነው። ሌላው ደግሞ ያቅርቦት ችግር የጥሬ እቃ አቅርቦት ችግሮችም እንዲሁ እንደተለየ ችግር። ተደርገው ሊወሰዱ ይችላሉ። በጣም ብዙ አይነት ተግዳሮቶች ይገጥማሉ።

ብዙ ጊዜ በብእር ነው የምጽፈው እርሳስ ለተለየ አላማ ወይም ለስዕልና መሰል ነገሮች ካልሆነ በስተቀር ብዙ ጊዜ እርሳስ ተጠቅሜ አላውቅም የምጽፈው በብእር ወይም በስክሪቢቶ ተጠቅሜ ነው። እንደ ዋናነት ዋና የመጻፊያ እንደ መጻፊያ እቃነት የምጠቀምበትም ወይም እንደ መጻፊያ ቁስ የምጠቀምበት እሱን ነው

ብዙ ጊዜ ከፀሀይ ለመጠበቅ ብዬ ራሴን የተጠቀምኩት የተጠቀምኩበት ነገር አላስታውስም ጥላም ሆነ ሌሎች ነገሮችን ተጠቅሜ አላውቅም። ብዙ ጊዜ የምውለው ፀሀይ በማያገኘው ቦታ ላይ ነው። የሰራዬ ሁኔታ በእንደዚህ አይነት ሁኔታ ላይ እየተመሰረተ ስለሆነ ይሄ ነው የሚል የፀሀይ መጠበቂያ ዘዴ ተጠቅሜ አላውቅም

ቤቴ ውስጥ በብዛት ያሉት የፕላስቲክ ውጤቶች ናቸው። ከፕላስቲክ የተሰሩ ቁሳቁሶች ናቸው በቤት ውስጥ ያሉት። ከዛ ቀጥሎ ግን በዋናነት ያሉት የብረት ውጤቶች ናቸው። ቤት ውስጥ የምትጠቀምባቸው የቤት እቃዎች እነዚህና መሰል እቃዎች ናቸው።

መተግበሬዎችን በጣም ብዙ ጊዜ አወርዳለሁ ያው የምጠቀመው የአንድሮይድ ስልክ ነው የማወርደውም ከፕላይ ስቶር ነው። የተለያዩ መተግበሬዎችን አውርጄ እሞክራለሁኝ ጠቃሚ የሚባሉ መተግበሬዎችን መጠቀም እቀጥላለሁ አላስፈላጊ የሆኑትን ደግሞ ወዲያውኑ አስወግዳቸዋለሁ። እና መተግበሪያዎችን በተደጋጋሚ እያወረድኩ እሞክራለሁ።

የምወደው መክሰስ ዳቦ ነው በጣም በብዛት እጠቀማለሁ። ብዙን ጊዜ እንደ መክሰስ የምጠቀመው ዳቦ ነው። ቀላልና ምቹ ነው ብዬ ስለማመን በብዛት። እንደዚህ አይነት የአመጋገብ ልምድም ስላለኝ ብዙን ጊዜ የምጠቀመው እንግዲህ ያልኩትን ነው።

አዎ ከሰልን ተጠቅሜ ብዙ ጊዜ በፉም አበስላለሁኝ። ይሄም በጣም ጥሩ ውጤት ያስገኛል። በተለይ ከጭስ ጋር ተያይዞ የሚመጡትን ችግሮች ለመቅረፍ በፍህም ማብሰል በጣም ጥቅም ጥቅም እንዳለው አይቻለሁ። ዘለቄታዊ መሆንም አለበት ብዬ የማምነው ነገር ነው።

በጧት እንግዲህ የምሰራው ስራ በዋናነት የስራ ቦታዬን ማዘጋጀት ነው። የስራ ቦታዬን ካዘጋጀው በኋላ ሙሉውን ቀን ምን እንደምሰራ ብዙ ጊዜ እቅድ የማውጣት ልምድ አለኝ። ስለዚህ በጠዋት ከቢሮ ማዘጋጀት ቀጥሮ የውሎ እቅድ አዘጋጃለሁ

የማንቂያ ሰዓት እጠቀማለሁ አልፎ አልፎ የተለዩ ጉዳዮች ሲኖርብኝ ወይም ከተለመደው ሰዓት በተለየ ሁኔታ መነሳት ሲጠበቅብኝ ማንቂያ ሰዓት እጠቀማለሁኝ። ብዙ ጊዜ እንደዚህ አይነት ልምድ አለኝ ማለት ነው።

የተለያዩ አይነት ዳቦዎች እንዳሉ ይታወቃል እንግዲህ እነዚህ ዳቦዎች እንደ አይነታቸው ጣዕማቸውም እንደሚለያይ የታወቀ ነው በብዛት ግን በማሽን የተጋገሩ ዳቦዎች ጣዕማቸው በተለየ ይጣፍጠኛል እና ብዙን ጊዜ የምመርጠው እንደዚህ አይነት ዳቦዎችን ነው።

ለሌሎች ማስተማር አልችልም። ምክንያቱም እንደዚህ አይነት ከህሎቱን ገና አላዳበርኩም እውነቱን ለመናገር ሀሳቤን በትክክል የመግለጽ ከህሎቱ አለኝ ብዬም አላምንም። በዚህም ምክንያት ሀሳቤን ገልጬ ለሌሎች ያለኝን ነገር ለማካፈል ወይም ለማስተማር ብቁ ነኝ ብዬ አላምንም።

እንግዲህ በስራ ጉዳይ የተለያዩ ጥቅማ ጥቅሞች አሉ ከእነዚህም ውስጥ አልባሳት እና የጫማ ጥቅማ ጥቅሞች አንዱ ነው። ከዚህ በተለየ ደግሞ በስራ ምክንያት በሚገጥም ጊዜ የህክምና ክፍያም አለ። ሌላ የሳሙናና መሰል የጽዳት ጥቅማ ጥቅሞችም እንዲሁ የዚሁ አካል ናቸው

የስራ ቦታዬ በጣም የተመቻቸ ነው ብዬ መናገር እችላለሁ። ምክንያቱም ምንም አይነት የደህንነት ስጋት የለውም። በጣም ደህንነቱ የተጠበቀ የስራ ቦታ እንዳለኝ ነው የማምነው ጥበቃዎች አሉ። እና በጣም ምቹ የሚባል የስራ ቦታ እንዳለኝ ነው የማምነው

የቪዲዮ ጥሪ አልፎ አልፎ አደርጋለሁ በተለይ በማህበራዊ ሚዲያ ላይ በቴሌግራም እና በመሰል ነገሮች ላይ የቪዲዮ ጥሪ አደርጋለሁኝ። ይህንንም ተከትሎ ከድምጽ ጥሪው በተሻለ መልኩ ስሜትን ለመረዳት ያግዛል ብዬ ስለማምን ነው።

የአመራር ሚና የለኝም እስካሁን ድረስ በየትኛውም አጋጣሚ የአመራር ቦታዎች ላይ ወይም የአመራር ሚና ኑሮኝ አያውቅም። በዚህም ምክንያት በዋናነት ስራዬ ሙያዊ ሁኔታ ላይ የሚያተኩር ነው። በሙያዬ ነው እያገለግልኩ የምገኘው እንጂ ያአመራር ሚና የሚባል ነገር የለኝም

የምወደው ሽታ የጽጌሬዳ ሽታ ነው ይሄኛው በጣም የተለየ መዓዛ ያለው ሽታ እንደሆነ ይታወቃል በብዛትም የማደርገው ይህንን ነው። ሽቶዎችን እጠቀማለሁ ግን ከሽቶዎችም ይልቅ የጽጌሬዳ አበባን ሽታ የሚተካ የለም

በድን ቋንቋ የሚባል ምን እንደሆነ ራሱ አላውቀውም እውነቱን ለመናገር። ምናልባትም ጥያቄው ስህተት ያለበት መስሎ ይሰማኛል እንደኔ። የዚህኛው ጥያቄ በተደጋጋሚ ላልፈው ሞክሬያለሁ ግን ምን ማለት እንደሆነ አላውቀውም። አምናለሁም አላምንምም ለማለት ትንሽ የሚቸግር አይነት አጠያየቅ ነው ያለው። ምናልባት ማስተካከያ ቢደረግበት የሚል እምነት አለኝ።

ብዙን ጊዜ ዝቅ ብሎ መቀመጥ ወይም መሬት ላይ መቀመጥ ምቾት አይሰጠኝም በዛ ምክንያት። መሬት ላይ ብዙ ጊዜ አልቀመጥም እንደውም ከመቀመጫዎች። ከፍ ያሉ በጣም ወደ ላይ ያልተሰቀሉ አይነት መቀመጫዎችን እመርጣለሁ። በዚህም ምክንያት መሬት ላይ መቀመጥ ብዙ ጊዜ አልመቻቸም።

ቤተሰቦቼ በጣም ጥሩ ቤተሰቦች ናቸው። እንግዲህ ልጆችን ያሳደጉበት ወይም ያደግንበት መንገድ በጣም ጥሩ የሚባል አስተዳደግ ዘይቤ ነው። እንክብካቤያቸውም እንዲሁ በጣም ቆንጆ የሚባል እንክብካቤ ነው ያለው። አጠቃላይ ብዙ ነገር አለው ግን ለጊዜው በቂ ነው ብዬ አምናለሁ።

ማደንዘዝ ብዙ ጊዜ አልወድም። ምናልባትም በህክምና ጉዳይ ይሄ ግዴታ ካልሆነ በስተቀር ምንም አይነት የማደንዘዝ ሁኔታ ወስጄ አላውቅም። በተለየ መልኩ ለህክምና አስገዳጅ ሲሆን ለመውሰድ አስገዳጅ ሁኔታ ሲገጥም ልጠቀም ይችል ይሆናል። ከዛ በዘለለ ግን እንዲሁ በራሴ ተጠቅሜው አላውቅም

የድርጅቱ ባህል በጣም ነው የምወደው በጣም ቆንጆ የሚባል የስራ ባህል ነው ያለው የአሰራር ስነምግባራቸውም በጣም ቆንጆ የሚባል ድርጅት ነው። ስለዚህ አብዛኛው ድርጅት እንደዚህ አይነት መርህ ቢከተል ውጤታማ ይሆናል ብዬም የማስብበት አጋጣሚ አለ። ስለዚህ የድርጅት ባህል እንደ አጠቃላይ ጥሩ ነው ብዬ መደምደም እችላለሁ።